እኔ ወደ ገበያ የምሄደው በሳምንት ሁለት ቀን ነው። ይሄንንም የማደርገው የመጀመሪያ ቀን አትክልቶችን እገዛለሁ ሌላ ጊዜ ጥራጥሬና የመሳሰሉ እቃዎችን እገዛለሁ። ይሄንንም የማደርገው የመጀመሪያ ቀን አትክልቶችን እገዛለሁ ሌላ ጊዜ ጥራጥሬና የመሳሰሉ እቃዎችን እገዛለሁ። ፎሰሊያ ጎመን ጥቅል ጎመን የመሳሰሉትን እገዛለሁ። ይህን እምገዛው ከአካባቢዬ ቀረብ ያለ ገበያ ቦታ ነው። ገበያውን ለመሄድ ታክሲ እጠቀማለሁ። የምገዛቸውን እቃዎች ዝርዝር እጽፋለሁ እዛ ከሄድኩኝ ቡሃላ የምረሳው ነገር አይኖርም። ገበያ ሲኬድ ጽፎ መሄድ ይጠቅማል። ስመለስ የረሳውት እቃ አይኖርም። ከዚህ በተጨማሪ ለቁርስ የሚሆኑ ነገሮችን እገዛለሁ። ለምሳሌ ፓስታ መኮሮኒ እሩዝ ዘይት እነዚህን የምገዛው አቅራቢያዬ ካለ ሱቅ ነው። እራቅ ያለ ገበያ የምሄደው ለልብስ ወይንም የቤት ቁሳቁስ ለመግዛት ነው። ብዙ ጊዜ ዋጋው ተመጣጣኝ ነው። አካባቢዬ ላይ ያለው ሱቅ ግን የተወሰነ ጭማሪ አለው። ከቦታ ቦታ የምንቀሳቀሰው በህዝብ ትራንስፖርት ነው። ባስ እጠቀማለሁ ፈጣንና ክፍያውም አነስተኛ ነው። ታክሲ መጠበቅ ረጅም ሰዓት ይወስዳል ገበያ ለመሄድ አይመችም።

በመስመር ላይ ሙዚቃ እሰማለሁ። እኔ ብዙ ጊዜ ስራ ቦታ በምሆን ሰዓትና በእረፍት ጊዜ በመስመር ላይ ሙዚቃ እሰማለሁ። አንዳንድ ጊዜ መምረጥ እቸገራለሁ። ምክንያቱም ብዙ ሙዚቃዎችን በመስመር ላይ ማግኘት እችላለሁ። ወደኋላ ተመልሼ ከዚህ በፊት የሰማሁትን ሙዚቃ ለማዳመጥ እሞክራለሁ። ካልተስማማኝ ሌላ እቀይራለሁ። ሁሉም አካባቢ ያሉ ሰዎች ጆሯቸው ላይ ማዳመጫ አድርገው በመስመር ላይ ሙዚቃ ያዳምጣሉ። እኔም ረዘም ላለ ጊዜ ሙዚቃን በእሱ አዳምጣለሁ። ከስራ እረፍት ስሆን መንፈሴን ያድስልኛል። አይምሮዬም ይነቃቃል ስራዬንም በትጋት እሰራለሁ። ሁሉም ሰው በመስመር ላይ ሙዚቃ ሲያዳምጥ ሌላው ሰው እንዳይረበሽ ጥንቃቄ ያደርጋል። አሁን በመስመር ላይ ብዙ አማራጭ ይኖራል። ሙዚቃዎችን ስናዳምጥ ለነፍስም ጥንካሬ ይሰጣል። መንፈስ ይታደሳል። ሰዎችም ደስተኛ ይሆናሉ።